ደሞዝ በየትኛው ቀን ታገኛለህ? በጣም ጥሩ ጥያቄ ነው። እኔ ጋር የምጠይቁኝ ይልቅ ይሄንን መንግስትን ደሞዝ በስም በየትኛው ቀን ትከፍሏችኋላችሁ ብላችሁ። ብትጠይቁልኝ ይሻላል በእውነት። ምክንያቱም በጊዜ ብዙ ጊዜ አይከፈልም። በተለይ ከደሞዝ ውጪ ያሉ የጥቅማ ጥቅም ክፍት ክፍያዎች የትርፍ ሰዓት ክፍያዎች። አበሎች ምናምን እንደዚህ አይነት ነገሮች ጊዜያቸውን ጠብቀው አይከፍሉም። ያ በመሆኑ እንደማንኛውም የመንግስት ሰራተኛ በወሩ መጨረሻ አካባቢ ለተለያዩ ኢኮኖሚያዊ ችግሮች እጋለጣለሁ ማለት ነው። ከብዙ ሰዎች መበደርም ጭንቀትም ጨምሮ ብዙ እኮኖማዊ ጫና በየወሩ የምናስተናግድበት ሁኔታ አለ። በእውነት ግን ለጥያቄው እንደው ቀልጠፋ ያለች መልስ መስጠት ያህል ደሞዝ ብዙ ግዜ የሚከፈለው። በሃያ ዘጠኝ በሰላሳ በወሩ መጨረሻ ማለት ነው። ከዛ አልፈን በርግጥ ግን ያው ከደሞዝ ይልቅ ብዙ ለኑሮ የሚደግፈው የቅድያ አይነት ይሄ በትርፍ ሰዓት የሚሰራው። ስራ ላይ የሚከፈሉ ክፍያ የተለያዩ አበሎች የተፈቀዱ ክፍያዎች እንደዚህ የተለያዩ በስራ ምክንያት የሚከፈሉ አባሎች እነሱ ናቸው። እንጂ እንደማንኛውም የመንግስት ሰራተኛ ደሞዙ እኔ ስለራሴ እንኳን ባወራ ደሞዜ በቂ የኔና የቤተሰብ ወችሃዊ ወጪ ሸፍኖ ለማኖር የሚያስችል አይደለም። የቤት ኪራይ ለመክፈል እንኳን ግማሽ እና ከዛ በላይ የሚሆነው በቤት ኪራዬ ሚወሰድ ገንዘብ ነው። ስለዚህ ደሞዙ ሲመጣ ወዲያውኑ ነው ወደ ሚከፈሉት ክፍያዎች ይሄዳል ከዛ እጅ ላይ ሚቀር እንደዚህ አስፌዛ መሰረታዊ ፍላጎቶችን ለማሟላት የሚሆን ገንዘብ አይተርፍም ማለት ነው። በዛ ምክንያት ብዙ ጫና ይኖራል ማለት ነው። በተለይ በአሁኑ ሰዓት ካለው የገንዘብ ዋጋ መቀነስ ጋር የነገሮች ዋጋ ደሞ መጨመር ክሽት በጣም በከፍተኛ ሁኔታ ስላለ እዚህ ሀገር ውስጥ የዚህ ገንዘቡ በሰአት እጃችን ላይ ስለማይደርስ። ለተለያዩ የኢኮኖሚ አንዳንድ ጊዜ ከጭንቀት ስሜት ተነሳ የስነ ልቦና ሁሉ ችግር የሚያጋጥማቸው ብዙ ሰዎች አሉ። ብዙ ሰዎች ጋር ብድር ትበደራለህ። ብዙ እዳ ይኖርብሃል። ለቤተሰቦቼ ምን አቀርባለሁ ቢታመሙ እንዴት አሳክማችኋለሁ ምናምን የሚል ብዙ ጫና ይኖራል ማለት ነው። ከዛ አንፃር ብቻ ሳይሆን ሌሎች ከደሞዝ ውጪ የሆኑ ጥቅማ ጥቅሞች በሰአት ቢከፈሉ መልካም ይሆናል። የሚል ጥቆማ እንደው የታወቀ ነገር ቢሆንም አጋጣሚውን ስላገኘው ለመናገር ያህል ነው። ዋነው ነገር ግን ደሞዝ የሚባለው ዋናው ገንዘብ የሚከፈለው በወሩ መጨረሻ ቀናት ነው። ሌላ ቦታ እንደምንሰማው ውጭ ሀገር ምናምን ደሞዝ በሳምንት ምናምን ይከፈላል የሚባል ነገር እንሰማለን ባናይም። እንደላይመስልም አድብቆ ቢኖር ሰዎች ያገኙትን ገቢ በ በሳምንት ከፋፍሎ ስለሚያገኙ። የክፍያ ቢሎቻቸውን የሚያስፈልጓቸውን ነገሮች ወር ስኮር እኩል በተከፋፈለ የገንዘብ መጠን ለማግኘት የሚችሉበት እድል ትላለህ። በመጠኑ ቢሆን ከእንደዚህ አይነት ጫና የራቁ ሊሆን ይችላል ማለት ነው። ስለዚህ እኛም ሀገር እንደዛ ቢለመድ እና ደሞዝ በተለያየ በሳምንት በሳምንት ደረጃ የሚከፈል ቢሆን ከዛ በተጨማሪ ደግሞ እንደዚህ ተጨማሪ ከደሞዝ ውጪ ያሉ ጥቅማቸውን ጊዜያቸውን ጠብቀው በሰአቱ ወጥነት ባለው መንገድ ክፍያቸው ቢፈጸም ለተለያዩ ችግሮች የመጋለጥ እድላችንን ይቀንሱልናል።

በሰአት የምትደርስ ሰው ነህ አዎ እውነት በሰአት የምደርስ ሰው ነኝ ለችግሩ ምንድነው? ራሴን እንደሁኔታው ከሁኔታዎች ጋር ራሴን ማለማመድ የምችል አይነት ሰው ነኝ። ይሄ በመጨረሻ ሰዓት ነገሮችን የሚያሟላ አይነት ሰው ነኝ በቃ ቀድሞ ተዘጋጅቶ እንደዚህ ምናምን አይነት ሳይሆን ልክ የሆነ ነገር አሁን በዚህ ሰዓት ተገኝ ለምሳሌ በሁለት ሰዓት የሆነ ቦታ ተገኝ ቢባል አንድ ሰዓት ተኩል ወይ አንድ ሰዓት ምናምን እዛ ቦታ ደርሼ መጠበቅ አይነት ባህሪ ያለኝ ሰው አይደለሁም። እንደ ምንም በቃ የሆኑ ያሉ ነገሮችን ተጠቅሜ ግን ሁለት ሰዓት በትክክል ግን እዛ ቦታ አገኛለሁ ቀድሞ መሄድ ምናምን ብዙ እንትን የሚያደርገኝ አይነት ሰው አይደለሁም የምፈልግ አይነት ሰው አይደለሁም እንደዛም አይደለም የማደርገው ብዙ ጊዜ ነገር ግን በሰአት እደርሳለው። በሰአቴ የምደርሰው ነኝ። እንትኑ ምንድነው? አሁን ለምሳሌ ወደ ስራ ቦታ ሲሄድ የስራ ሰዓት መግቢያ ሰዓቱ ሁለት ሰዓት ነው። ሁለት ሰዓት አሁን መጀመሪያ ቀን ከሆነ ሰው ጋር ስራ ለመስራት ብዋዋልና የስራ ሰዓት ከሁለት ሰዓት እስከ ስድስት ሰዓት ነው ምናምን ብሎ ቢነገረኝ ሁለት ሰዓት እደርሳለሁ። የመጀመርያው ቀን በእርግጠኝነት በሁለት ሰዓት እዛ ቦታ ደርሳለው። ነገር ግን የስራውን ሁኔታ አየዉና እኔን የሚመለከተኝ ጉዳይ እኔ ሁለት ሰዓት ደርሼ የሚጀመረው ወይ የሚሟላው ሶስት ሰዓት ምናምን ከሆነ በጊዜ ሂደት ሁለት ሰዓት መግባቱን እተዋለሁ ልክ እኔ የማስፈልግበትን ሰዓት መርጬ ነው የምሄደው። ይሄ ብዙ ጊዜ ያደረኩት ነገር ነው እና በመጪዎቹ ጊዜያት እንደዚህ ሁለት ሰዓት ባለመገኘቴ ሰዓት እንደማያከብር ሰው ልታሰብ እችላለሁ። ነገር ግን የኔ መመሪያዬ ግን እንደዛ አይደለም እኔም የማላስፈልግበት ቦታ ዝም ብዬ ማቆየት ወይ ሄጄ መቀመጥ ወይ እንደዚህ አይነት ቦታ ስትቀመጥ ስልክ ማየት አላስፈላጊ ነገሮችን ብሎ ጊዜ ማባከን ነው የሚሆነው። ስለዚህ እንደዛ ከመሆን ይልቅ ልክ እኔ በማስፈልግበት ቦታ በማስፈልግበት ሰዓት መገኘት ነው የምፈልገው እና። ልክ አሁን እንዳልኩት አርፍጄ እኔ እኔን የሚመለከተኝ ነገር ተሟልተው በሚገኝበት ሰዓት እሄዳለሁ ማለት ነው። በትምህርት ቤት በምናምንም በኩል እንደዛ ነው አሁን ሁለት ሰዓት ነው የመገኛ ሰዓቱ ሁለት ሰዓት እሄዳለሁ ግን አስተማሪዎቹ ወይም ያንን ፕሮግራም የሚያስተባብረው ሰው የሚመጣው ሁለት ሰዓት ተኩል እና ከዛ በኋላ ከሆነ ብዙ ጊዜ ሁለት ሰዓት ከሃያ አምስት ወይ ሁለት ሰዓት ለሁለት ሰዓት ተኩል የሆኑ ደቂቃዎች ሲቀሩ ምናምን እንድገኝ ሆኜ ነው የምሄደው። ማረጋገጥ የምፈልገው ምንድነው? በዛ በማስበው ሰዓት ለመገኘት እንቅፋትም የሆነ ነገር እንደሌለ እረጋግጣለሁ ማለት ነው። እና ብዙ ጊዜ ምንድነው ሰዎች ሁለት ሰዓት ሄደው ቁጭ ብለው ይጠብቃሉ ያንን። እኔ ልክ እንዳልኩት አሁን ሁለት ሰዓት ከሃያ አምስት ሰዓት ከሃያ አምስት ምናምን ስሄድ ወደ መጨረሻ የሚሄደው ሰው እኔ ስለሆንኩ እንድ አርፋጅ ልታስብ እችላለሁ። ነገር ግን እኔ ራሴን በዛ መንገድ አርፋጅ ነኝ እያለም እማስተው በትክክለኛው ሰዓት ተገኝቻለሁ ብዬ ነው የማስበው ስለዚህ። የተጠየኩት ጥያቄ በሰአት የምትደርስ ሰው ነው ወይ የሚለው? ግልጽ ናቸው መልስ አዎ በሰአት የምደርስ ሰው ነኝ። ግን የሚሄድበትን ሁኔታ የሚሄድበትን ጉዳይ እኔ የሄድኩበት አላማ በዛ በሄድኩበት ሰዓት ይሟላል ወይ አይሟላም የሚለውን ነገር ከገመገምኩና ካየሁ በኋላ ግን በቀጣይ ጊዜያት ስሄድ ያ ሁኔታ ተሟልቶ በሚገኝበት ሰዓት እንድገኝ ሆኜ ነው ማለት ነው ራሴን የማመቻቸው። ስለዚህ እንደዛ ነው በሰአት መድረስ ያው አንድ የሰዎችም የጥሩ ስነምግባር መለኪያ በቀጠሮን ማክበር ሰዓት አክብሮ መሄድ ምናምን ግን በተለይ በእኛ ሀገር ቀጠሮ ማክበር ሰዓት አክብሮ የተባለው ቦታ መገኘት በተለያዩ ምክንያቶች ተጽኖ ስለሚደረግበት ሊሆን ይችላል ብዙ የሚከበር ነገር አይደለም። አንፃር የሌሎችንም እንትን ይሄን ነገር እንዳያከብሩት እድል የሚከፍት ነገር ይፈጠራል ማለት ነው። ስለዚህ እኔም በዛ አግባብ ያው ራሴን እንደሁኔታው ከነገሮች ጋር ለማመቻቸት እና በተቻለ መጠን ባላስፈላጊ ቦታ ሰዓት ላለማባከን የራሴን አማራጮች እጠቀማለሁ ማለት ነው። እንደዛ በማድረግ ነው እንትን የማደርገው

የይለፍ ቃለህን ትጠብቃለህ? አዎ። ይሄ ያው ማለት ግን መጠበቅ ግዴታ ነው። የተለያዩ አፕሊኬሽኖችን፣ የተለያዩ የግል መጠቀምያ እንትኖችን እጠቀማለሁ። ያው ኦልሞስት ሁሉም ሊባል በሚችል ደረጃ በይለፍ ቃል ነው የሚዘጉት። እና እነዚህ የይለፍ ቃሎች በ ይሄን ነገር በሚጠልፉ ሰዎች እንዳይጠቁ ቴክኖሎጂው በየጊዜው የሚያቀርባቸውን የመጠበቂያ አማራጮችም፤ የጥንቃቄ መመሪያዎችንም በመከተል የይለፍ ቃሎቼን ለመጠበቅ ጥረት አደርጋለሁ። ይሄም የሆነው እንግዲህ ከመንታፊዎች ራሴን እና የምጠቀመውን ዳታ ለመጠበቅ ነው። በብዙ መተግበሪያዎች እንደሚ እንደሚ እንትን ምንድነው? መመሪያ እንደሚሰጠው የይለፍ ቃሎች ጠንካራ፤ የይለፍ ቃሎች መሆን ያለባቸው ከአንድ በላይ በሆነ እንትን ደህንነትን የማረጋገጫ መንገድ መቆለፍ አለባቸው። አሁን አሁን ያው ቴክኖሎጂው እያደገ በመሄዱ ምክንያት ያ በአሻራ፤ በተለያዩ ፓተርኖች ወይም ደግሞ በፊት ገጽ፤ በአይን ብሌን እንትን አማካኝነት እንደ ተጨማሪ የመቆለፊያ መንገድ እነዚህ የይለፍ ቃሎችን ማጠናከሪያ፤ መዝጊያ መንገዶች አሉ ማለት ነው። እኔም እንደየ አፕሊኬሽኑ ሁኔታ እነዚህን የይለፍ ቃል መጠበቂያ መንገዶች በጥንቃቄ እጠቀማለሁ ማለት ነው። ምክንያቱም መንታፊዎች ይሄንን የይለፍ ቃል ሰብረው የመግባት እድል ቢያገኙ አካውንቱን ወይም የምንጠቀመውን መተግበሪያ ያለውን መረጃ እንደዚህ ከመመንተፍ ባለፈ ከገንዘብ ጋር የተያያዙ ጉዳዮችን ሊሆን ይችላል። መረጃዎችን ትክክል ባልሆነ መንገድ በማሰራጨት ሊሆን ይችላል፤ ወይም ያልተገቡ ተግባራትን እንደዚህ የማህበረሰብ እሴቶችን ባልጠበቀ መንገድ፤ የተለያዩ እንትኖችን የውሸት ወሬዎችን ማሰራጨት ሊሆን ይችላል። ፎቶግራፎችን፣ ፖስቶችን፣ እንደዚህ ትክክል ባልሆነ መንገድ እንዲጠቀሙት ወይም እንዲያደርጉብኝ ይሆናል። ከዛ ባለፈ ደግሞ መሰረታዊ የሆነውን አገልግሎት እንዳናገኝበት በዛ አፕሊኬሽን ወይም በዛ መተግበሪያ መሰረታዊ የሆነ ልናገኘው የምንችለውን አገልግሎት እንዳናገኝበት፤ ሰዎችንም ከእኛ አልፎ ደግሞ በእኛ ስም ወደ ተለያዩ በእንትናችን ውስጥ ባለው የተመዘገበ አድራሻ ትክክለኛ ያልሆኑ መረጃዎችንን ማሰራጨት እኛ እንደላክነው አድርጎ ትክክለኛ ያልሆነ ነገርን ማሰራጨት ነገር ሊከሰት ስለሚችል ይለፍ ቃሎችን በተገቢ መንገድ መጠበቅ ያስፈልጋል ማለት ነው። ምክንያቱም ይሄ ነገር ይሄ አገልግሎት በዚህ መንገድ እንዳይስተጓጎል ያለው ብቸኛ አማራጭ ልክ ቤታችን በቁልፍ፤ በተለያዩ ደህንነታቸውን የመጠበቂያ መንገዶች እንደምንቆልፈውና እንደምንጠብቀው ሁሉ እነዚህንም መተግበሪያዎች በይለፍ ቃል ነው ቁልፍ አድርገን ለራሳችን ብቻ በሚሆን መንገድ ራሳችን በምን ብቻ በምናውቀው መንገድ ወይም ልንከፍተው በምንችለው መንገድ ልንጠብቀው የምንችለው ማለት ነው። ይሄንን በማድረግ እነዚህ አሁን ቀደም ብዬ የዘረዘርኳቸው ነገሮች እንዳይከሰቱብን መተግበሪያዎቻችንን በግላዊነት ለራሳችን አላማ ወይም ሌሎች ሰዎች የኛን መረጃ ሳያገኙት ወይም ሳየወስዱብን እንድንጠቀምበት እድል ይፈጥራል ወይም ደግሞ ያደርግልናል ማለት ነው በአጭሩ ያ ባይሆን ግን ቅድም ያልኳቸው ነገሮች በቀላሉ ሰዎች ወደ እኛ መረጃዎች ሰብረው መግባት የሚችሉበት እድል ይፈጠራል ማለት ነው። እንደዛ ከሆነ ደግሞ ያው የኛ ደህንነታችን የተጠበቀ አይደለም። ስለዚህ የይለፍ ቃሌን በትክክል እና በደንብ እጠብቃለሁ ማለት ነው።

ይሄ ጥያቄ የተደገመ ጥያቄ ነው። ማለት በሌላ መንገድ ቅድም ተጠይቄው ነበር ስልክ ትጠቀማለህ ወይ? የሚል ጥያቄ ትጠቅሜ ተጠይቄ ነበር። ለዛ በቂ ማብራሪያ መልስ ሰጥቼ ነበረ ግን አሁን ደግሞ ስማርት ፎን ይጠቀማል ወይ የሚል ጥያቄ መጥቷል። በርግጥ ስልክ የሚለው ቅድም የመለስኩት ወይም በሌላ የድምጽ ቅጂ የመለስኩት። የተንቀሳቃሽን ብቻ ሳይሆን ሌሎችን የስልክ ማራጮችንም ስለሚያካትት ይሄ ደግሞ በዋናነት ስማርት ፎን ብቻ የሚመለከት ሰለሆነ የተለያየ ነው በሚል ሊወሰድ ይችላል። ሰለዚህ መልስ ለመስጠት ያህል ግን ስማርት ፎን? ትጠቀማለህ አዎ እጠቀማለሁ። ያው በአሁኑ ጊዜ እንግዲህ በብዙ ሚሊየን የሚቆጠሩ ኢትዮጵያውያን ስማርት ፎርም ይጠቀማሉ ተብሎ ይታሰባል በትክክል ቁጥሩን ባልገልጸውም። እኔም ከአንድ ሺህ ዘጠኝ መቶ ዘጠና ስምንት ዓመተ ምህረት ላለፉት ሃያ አመታት ማለት ነው ጀምሮ ስልክ እጠቀም ነበር ወይም ስልክ እጠቀማለሁ። ስማርት ፎን የኖረኝ ግን ምናልባት ከሁለት ሺህ አንድ ሁለት ሺህ ሁለት አካባቢ ጀምሮ ይመስለኛል። አስራ ሰባት አስራ ስምንት አመት አስራ ሰባት አስራ ሰባት አመት አካባቢ ነው። አስራ ሰባት አመት አካባቢ ጀምሮ ነው ስማርት ፎር መጠቀም የጀመርኩት። ጊዜያት እንግዲህ የተለያዩ ስማርትፎኖችን ቀያይሬ ተጠቅሜአሁ። የቻይና ስልክ ነበረኝ ስሙን አላስታውሰውም የጣልኩት። ኤልጂ ስልክ ነበረኝ አሰስ ስልክ ነበረኝ። ሳምሰንግ ነበረኝ። ቴክኖ ስፓርክ ስልኮች ነበሩኝ። አሁንም ደግሞ ለላ ካለኝ በሁዋላ የምጠቀመው ቴክኖ ስልክ በተጨማሪ ሳምሰንግ ታብሌት አለኝ። ሰለዚህ ሰማርት ፎናችንን እንግዲ ላለፉት አስራ ሰባት አሰራ ስምንት ወይም ከዛ እንደዛ አካባቢ የሚሆኑ አመታት ተጠቅሜያለሁ የተለያዩ ልምዶች ወይም እንትኖች አሉኝ በእነዚህ የተጠቀምኩባቸው አመታት ውስጥ ማለት ነው። የማስታውሰው እንግዲህ ሁለት ሶስት ሁለት ይመስለኛል አንዱ አሰስ አንደኛው ደግሞ ቴክኖ ስልኮች በሌባ ተወስዶብኛል። ከእነሱ እጄ ይሄ የበተኑ ስልክ ደግሞ በሁለት ሺህ ሁለት ሺህ አንድ እንደዛ አካባቢ ተሰርቆብኛል ድሬድዋ ውስጥ። ከዛ ውጪ ባልነው አመታት እንግዲህ አሁን የዘረዘርኳቸውን የስልክ አይነቶች እየተጠቀምኩባቸው እገኛለሁ። ስልክ በብዛት በቀን ውስጥ እንግዲህ ከምንጠቀመው መጠቀም አገልግሎት ሰጪ እቃዎቻችን ዋናው ነው። ብዙ የቀኑን ብዙ ሰዓታችን ስልካችንን በመነካካት ነው የምናሳልፈው። ስለዚህ ከዚህ አንፃር እንግዲህ የተለያዩ ጥቅሞች አሉት በስልካችን ማንበብ ሃይማኖታዊም ሊሆን ይችላል ትምህርትም ሊሆን ይችላል። የመዝናኛ ነገሮችንም ሊሆን ይችላል እናንባለን መረጃዎችን እንለዋወጣለን እንደ መዝናኛ ነገር እንጠቀምበታለን። ኳስ የማየው አሁን እኔ በስልኬ ነው። ፊልሞቼን ሙዚቃዎቼን መዝሙሮቼን ነው የምሰማው። በስልኬ ነው። ሪፈር ለማድረግ እንደዚህ ማጣቀሻ መጽሐፍትን ለመጠቀም የምትጠቀመው በስልኬ ነው። ከትምህርት ቤት ውጪ ባለ እንቅስቃሴ የሚነበቡ ነገሮችን ነው የትምህርታዊ አላማ የምጠቀመው በስልኬ ነው። ስለዚህ ስልኮቻችን ወይም ስልኬን በብዛት በቀን ውስጥ ከሚጠቀሙ ሰዎች አንዱ ነኝ ማለት እችላለሁ። ለዚህ ደግሞ እነዚህ ስማርትፎኖች ከፍተኛ የሆነ ግልጋሎት ይሰጣሉ ብዬ አስባለሁ። በአሁኑ ሰዓት በተለይ እንግዲህ ቀናችንን ያለ ስልክ ማሰብ በጣም ከባድ የሚሆንበት ወቅት ላይ ነው ያለነው ብዬ ነው የማስበው። እኔ እንግዲህ እንዴት ሊሆን እንደሚችል አንድ ቀን ለሁለት ቀን ስልክ ቢቋረጥና ስልክ መጠቀም የማይቻልበት የማይቻልበት ነገር ቢፈጠር ውሏችን ምን እንደሚመስል ሳስበው በጣም ይገርመኛል ማለት ነው። ማለት አሁን ስራም ስንሰራ ለስራ የሚጠቅመው ብዙ መረጃዎችን ማጣቀሻ ነገሮችን ምናምን የምናየው ከስልኮቻችን ላይ ነው። እና ስማርት ፎኖች በአሁኑ ሰዓት የህይወት ከፍተኛ አጋሮች ናቸው ማለት ይቻላል። ይሄ ነው ያለው ነገር።

የቀረ ምግብ ትበላለህ? የቀረ ምግብ ትበላለህ ወይ? ነው የሚለው ጥያቄው ከባድ ከባድ ጥያቄ ነው ወይ ደግሞ ግልጽ ጥያቄ አይደለም ማለት እችላለሁ። ለምሳሌ እኔ እውነት ለመናገር እንዳው እንደው በጥያቄው እንደወረደ ተርጉ ተቀብዬ መልስ ብሰጥበት የቀረ ምግብ አልበላም የሚለው መልስ ሊሆን ይችላል። ነገር ግን የጥያቄው መንፈስ በተለያየ መንገድ ሊተረጎምና ሊታይ ስለሚችል በ ሰፋ ባለ እይታ የተወሰኑ ማብራሪያዎችን ለመስጠት ልሞክር። የቀረ ምግብ፤ የቀረ ምግብ በችግር ምክንያት ምግብ ስላጣ ወይም ደግሞ መብላት የግድ ስለሆነበት የሚበላ አይነት ሰው አይደለሁም ምክንያቱም ቢያንስ ቢያንስ እስካሁን ባለው ደረጃ በቀን እራስን ለማኖር የሚያስችል ምግብ ምግቡን በፈለኩት ሰዓት ማግኘት የሚያስችል የኑሮ ሁኔታ አለኝ እግዚአብሔር ይመስገን። ስለዚህ ተቸግሬ ወይም ምግብ አጥቼ ከሰዎች ላይ የቀረ ምግብ የምበላበት እንትን ስሌለኝ በደፈናው የቀረ ምግብ አልበላም። ነገር ግን እኔ በባህሪዬ ምግብ እንዲባክን አልፈልግም እና አሁን ለምሳሌ የሆነ ሰዓት ላይ ምሳ ሰዓት ለምሳሌ በልቼ የሆነ ምግብ ቢተርፍ በመጀመሪያ ደረጃ እንዳይተርፍ ልጨርሰው የምችለውን የምግብ መጠን ነው አስተካክዬ የማቀርበው። ግን አንዳንድ ጊዜ የምግብ ፍላጎት ከመጥፋት፣ እንደዚህ ምግብ ካለመመቸት ምናምን አይነት ነገር የሚተርፍ ምግብ ሊኖር ይችላል ከምሳም ይሁን ከእራት ወይም እየበላሁ ካለሁት ምግብ ላይ እንደዛ በሚሆንበት ሰዓት ምግቡን ወይ ሊበላ ለሚችል ሰው አስቀምጠዋለሁ ወይ ደግሞ እራሴ በኋላ ላይ ልበላው እንድችል አድርጌ ፍሪጅ ውስጥም ቢሆን ወይም ከፍሪጅ ውስጥ መቆየት ከፍሪጅ ውጪ መቆየት የሚችል የምግብ አይነት ከሆነ ከፍሪጅ ውጪም ቢሆን አቆይቼ ልበላው እችላለሁ ስለዚህ ያስቀረሁት እራሴ ከሆንኩ ልበላው እችላለሁ። ሌላው ነገር ከልጆቼ ጋር ምግብ ስበላ ልጆቼ ያተረፉት ወይም እንትን ያላሉት ምግብ ጨርሶ ያልበሉት ምግብ ካለ ምግቡ ሲደፋ፤ ሲባክን ምናምን ብዙ ጥሩ ስሜት ስለማይሰጠኝ እንደ ፍቅርም ነው የማየው ልጆቼ ያተረፉት ምግብ መመገብ እንደ እንደ እነሱ የነኩትን መብላት፣ መንካት እንደ ጥሩ ስሜት ማለት የነሱን ፍቅር ሼር ያደረኩት፣ የተጋራሁት አይነት ነገር መስሎ ነው የሚሰማኝ እና ልጆቼ ያተረፉትን ምግብ ልበላ እችላለሁ። ሌላ ነገር በሌላ መንገድ ደግሞ እንደዚህ ሃይማኖታዊ በሆነ ስነ ስርዓት ለምሳሌ ታላላቅ አባቶች ቀሳውስት እንደዚህ እነሱ እየተመገቡ ያሉት ምግብ ወይም የተመገቡት ምግብ የተረፈውን እንደ በረከት ሊያስገኝ ይችላል የሚል እንትን ስላለ የእነሱ የጸለዩበት የእነሱ የተመገቡትን ምግብ እንዲህ የመመገብ ነገር እነሱ የባረኩት ቡራኬው ስላ ያረፈበት ምግብ ስለሆነ ሃይማኖታዊ ዋጋ ሊያሰጥ ይችላል ከሚል እምነት የተነሳ እንደዛ ልበላ እችላለሁ ወይም በልቼ አውቃለሁ። ስለዚህ የቀረ ምግብ ትበላለህ? የሚለው ጥያቄው በጥቅሉ ሰፊ ሀሳብ ያለው እና ከምን ምክንያት የተነገረ እንደሆነ ግልጽ ማብራሪያ የሌለው ስለሆነ አሁን በጠቀስኳቸው መንገዶች ወይም ምክንያቶች የቀረ ምግብ ልበላ ብችልም እንዲሁ በጥያቄው ቀጥተኛ እንትን ግን የቀረ ምግብ አልበላም የሚለውን እንደ መልስ ልሰጥበት እችላለሁ ማለት ነው። ስለዚህ ጥያቄው እንትን ስላለበት ክፍተት ያለበት አይነት ጥያቄ ስለመሰለኝ ነው። ምግብ ትበላለህ የተባለበት ምክንያት ከምን አንፃር እንደሆነ ግልጽ ቢሆን የተሻለ መብራሪያ ለመስጠትም ቀጥተኛ የሆነ ምላሽ ለመስጠትም የሚያግዛል፤ ነገር ግን በየትኛውም መንገድ ቢሆን እኔ ያለኝን ሀሳብ ስለገለጽኩ ከዝርዝሩ እንደዚሁ መረዳት ይቻላል ብዬ አስባለሁ ማለት ነው።

እሺ የምትወዱት ምግብ ምንድነው? ነው የሚለው ይሄ ጥሩ ጥያቄ ነው። ጥሩ ጥያቄ ነው። ብዙ አይነት ምግቦችን እወዳለሁ። እንደ ከዚህ ቀደም እንዳልኩት እኔ። ኢትዮጵያዊ ነኝ በ በሀበሻ ብዙ አይነት የባህል ምግቦች አሉ እንደየአካባቢው እንደየባሀሉ የሚለያዩ ብዙ አይነት የባህል ምግቦች አሉ። ስለዚህ እኔ ልወድ የምችለው ማለት እኔ ኢትዮጵያ ውስጥ ብዙ ባህሎች ብዙ ባህላዊ የምግብ አይነቶች እንዳሉ ስላሉ ሁሉንም የባህል ምግቦች አውቃለሁ ወይም ቀመሻ አውቃለሁ ለማለት አልችልም ከብዛቱ አንፃር በጣም ብዙ ስለሆነ ማለት ነው። ስለዚህ እኔ ያደኩበትን አካባቢ ወይ የኖርኩበትን ያየሁትን አካባቢ በዓል ነው። የበአል ምግብ ነው ልወድን አላውቅም የምችለው ስለዚህ ካየኋቸው ወይም ከማውቃቸው ባህሎች ውስጥ ዋና ዋና የሆኑትን ለመጥቀስ እሞክራለሁ። በመጀመሪያ ደረጃ በቀን ተቀን ውሉዬና ዳሬ አዘውትሬ አዘውትሬ ብቻ ሳይሆን ሙሉ በሙሉ በምቾት የምመገበው ምግብ እንጀራ። ከተለያዩ ወጥ ጋር ነው ማለት ነው። ቀጥለያየ አይነት ወጥ ጋር ነው በዋናነት ደስ ብሎኝ የምመገበው የስጋ ስጋ አፍቃሪ ነኝ። ጮማ ምናምን አልበላም በርግጥ ወይም የስጋም ያን ያህል አይደለሁም ግን በወጥ መልክ ከተለያዩ ነገሮች ጋር ተቀላቅሎ የተሰራ ስጋ በጣም እወዳለሁ። ስለዚህ እንጀራ በወጥ በዋናነት እንጀራ ቦታ መመገበው በመውደድ ደረጃ ከሆነ ግን የምወዳቸው የተለዩ አይነት የምግብ አይነቶች አሉ ለምሳሌ ዶሮውጥ በጣም እወዳለሁ። አንዳንዴ ከበላሁት በኋላ ትንሽ ሆዴን ለአንድ ቀን ወይ ለግማሽ ቀን ያህል የተወሰነ ህመም ነገር ይሰማኛል እንደውም ከሆነ ጊዜ በኋላ ትንሽ የአልኮል መጠጥ ከምግቡ በፊትና በኋላ ትንሽ ትንሽ መጠጥ ነገር ከጠጣሁ ይሄ ምግብ ህመም ብዙ ጊዜ እንደማይከሰት ደረስኩበት ሰዎች ነግረውኝ ነው። እንደዛ ያደረኩት በርግጥ እና አሁን ከረጅም ጊዜ ጀምሮ ይሄን ነገር እጠቀምበታለሁ ማለት ነው። ዶሮ የምበላ ከሆነ ትንሽየ አልኮል ነገር ቢራ ቢሆንም እንደዚህ እጠጣለሁ ወይንም ያን ከጠጣሁ ብዙ ህመም አይሰማኝም ማለት ነው። ስለዚህ በዋናነት በደንብ ጎላ ብሎ የማውቀው የምወደው የምግብ አይነት የዶሮ ወጥ ነው ማለት ነው። ከዛ ቀጥሎ ደግሞ ክትፎ ክትፎ በጣም እወዳለሁ በልቼ ራሱ አልጠግብም። በደንብ የተዘጋጀ እንደዚህ በተለይ ከሆነ በደንብ እወዳለሁ ብዙ ብዙ ክትፎ ራሱ ልበላ እችላለሁ ማለት ነው። ከዛ በተጨማሪ ወደ ድሬዳዋ አካባቢ አፉና የሚባል ምግብ አለ። ይሄም ያው ከክትፎን ፍቅሬ ጋር የተገናኘ ይመስለኛል አፉና የሚባለው ምግብ እሳት በተበሰለ መልኩ ነክቶትም ምንም እሳት ሳይነካዉም አሁን ሊዘጋጅ ይችላል ልክ እንደ ክትፎ ማለት ነው ለብ ለብም ብሎ ሊወጣ አይችልም እንዲገባ አወጣ ምናምን ምድር ነገር አለ። እንደዛም ሊሆን ይችላል። እሳት ሳይነካውም ጭራሽ ሊወጣ ይችላል ቀይ ስጋ በደቃቁ ተከትፎ በሚጥሚጣና በተለያዩ ቅመማ ቅመሞች ታሽቶ የሚበላ በእንጀራ በዳቦ የሚበላ የምግብ አይነት ነው ከስጋ ነው የሚዘጋጀው በዋናነት እና በጣም ያቃጥላል በጣም በጣም ያቃጥላል። ሲበላ ግን በፍቅርና እንዲህ ደስ በሚል መንገድ የሚበላ የመግባት ነው እሱም ቅድም እንዳልኩት እንደ ዶሮ ከተመገብኩት በኋላ ይሄ ከቅመማ ቅመሙና ከበርበሬው ጋር የተያያዘ ችግር ይመስለኛል ይሄ ነገር ትንሽ ሆድ ምቾት የማሳጣት ነገር ይኖረዋል። ነገር ግን እንዳልኩት ቅድም የተወሰነ አልኮል ነገርም እየጠጣሁ በፍቅር የምመገበው የምግብ አይነት ነው አፉና ማለት ነው። በርግጥ አሁን አመት አካባቢ ሆኖኛል ይሄን ምግብ ካበላኝ ወደ ታካቢ ሄጄ ስለማናውቅ ማለት ነው። ስለዚህ በዋናነት ስጋ እና ከስጋ ጋር የተገናኙ ምግቦች ናቸው ማለት ነው በብዛት በደንብ የምወደው። ሌሎች እንግዲህ እንደየ አይነቱ እንደየ ደረጃው የምወዳቸው ሌሎች ምግቦች አሉ በእርግጥ ግን በዋናነት ክትፎ ዶሮ ወጥ ነው።

እሺ በየትኛው ቀን ወደ ገበያ ትሄዳለህ? ለሚለው እውነት ለመናገር ባለፉት ጥቂት አመታት ሁለት ሁለት አመታት ማለት እችላለሁ። እንዲህ ለእለት ተእለት ፍጆታዬ የሚሆን ሸቀጣ ሸቀጥ በተለይ የምንጥብቃዎች ምናምን ጋር በተያያዘ እኔ ብዙም በዋናነት እኔ አልፎ አልፎ ነው በሆነ አጋጣሚ ካልሆነ እኔ ወደ ገበያ ሄጄ ምግብ የማመጣበት። እንደዚህ ምግብ እቃዎች የምገዛበት እድል ጠባብ ነው ይሄን ምግብ የምታዘጋጅልኝ ልጅ አለች ራሷን ትገዛለች እኔ ገንዘብ እከፍላለሁ። እሷ የሚያስፈልገውን ነገር ገዝታ ትመጣለች ነገር ግን አልፎ አልፎ እሷ በማይመቻት ሰዓት ወይ ደግሞ በአጋጣሚ ወደ የምፈልጋቸው ነገሮች ካሉ ከሌላ ቦታ የሚመጡ ራቅ ካለ ካለው በተካሄደ ራቅ ካለ ቦታ የሚመጡ ነገሮች ካሉ ሄጄ ላመጣ እችላለሁ። ማለት ነው ወይም ደግሞ እንደምገዛው ነገር አይነት አሁን ይሄ ከምግብ ወጪ የሆነውን ነገር ብናይ። ልብስ መግዛት ከፈለኩ ወይ እንደዚህ ጫማ ወይ ሌላ ነገር ደግሞ የሚያስፈልግ ኑሮ የሚያስፈልግ ሌላም ነገር ከሆነ አትክልትም ሊሆን ይችላል ምንም ሊሆን ይችላል ልገዛ ከፈለኩ ራሴ ሄጄ ቦታው ድረስ የምገዛበት ሁኔታ ይኖራል ማለት ነው። ነገር ግን በዚህ ቀን ነው የሚሄደው የምለው ቀን የለኝም። አንዳንድ ጊዜ ስጋ ምናምን አይነት ነገር መግዛት ካሰብኩ ፍሬሽ የሆነ ትኩስ ስጋ ይኖራል ብዬ በማስብበት ቀን እሄዳለሁ በተለይ በተለይ ቅዳሜ እና እሁድ ከስራ ጋር የተያያዘ ሀላፊነት ከሌለብኝ እና ስጋ የሚያስፈልገኝ ከሆነ እንደዚህ ሄጄ ስጋ ላመጣ እችላለሁ ማለት ነው። አሁን ወደ ምኖርበት ቤት ከመምጣቴ በፊት በነበርኩበት ጊዜ እንደዚህ የሚያስፈልጉ ነገሮችን የምገዛው ራሴ ስለነበርኩ ከስራ ወደ ቤት በምገባበት ሰዓት በመንገዴ ላይ እንደዚህ የሚያስፈልጉ ነገሮችን እየገዛሁ እንጀራም ምንም እየገዛሁ ገባ ነበረ። ነገር ግን አሁን ወደዚህኛው ቤት ቀየሬ ከመጣሁ በኋላ አላለፉትም ኦልሞስት ሁለት አመት አካባቢ ለሚሆን ጊዜ አንድ አመት ለሚሆን ጊዜ ሰራተኛዬ ራሷ ናት የምትገዛው ስለዚህ እኔ ገንዘቡን ከመስጠት ውጪ ብዙም ወደ ገበያ የመሄድ ተሳትፎ የለኝም ማለት ነው። ያው አሁን አሁን በከተሞች ድሮ ድሮ ላይ የነበረው እንዴት ነው? ገበያ የሚቆምበት በእርግጥ አሁንም አንዳንዴ የገጠር ከተሞች አካባቢ እንደዚሁ ነው ያለው ነገር ገበያ የሚቆምበት ባህላዊ ግብይት ሚፈጸምባቸው ቀናት አሉ የተወሰኑ ቀናት በዛ ቀን ገበሬዎች አምራቾች አንደዚህ ከገጠር አካባቢ የሚመጡ ሸቀጣ ሸቀጦች የምግብ ፍጆታ እቃዎች እነዚህን ነገሮችን ወደዛ ገበያ ይመጣሉ ስለዚህ ተገበያዮቹ ወይም ግብይቱን የሚፈጽሙ ሰዎች ያንን ቀን ጠብቀው ወደዛ ገበያ ቦታ ይሄዳሉ የሚፈልጉትን ነገር ገዝተው ይመጣሉ ማለት ነው። ነገር ግን አሁን አሁን ይሄ በ በተለይ በከተሞች አካባቢ በዋናነት ሊባል በሚችል ደረጃ ቀርቷል። ሁሉም ቦታ ሁሉም ቀን ላይ እንደዚህ የሚፈለገው ነገር በ በአቅራቢያ ሊገኝ የሚችልበት አጋጣሚ እድል አለ ማለት ነው። ስለዚህ አሁን አንድ ሰው ስጋ ቢፈልግ ማታም ቢሄድ ቀንም ቢሄድ ባሰኘው ሰዓት በፈለገው ቀን መግዛት ይችላል። የምግብ ቅ የምግብ እቃዎችን እና እንትኖችን ለምግብ የሚያስፈልጉ ግብአቶችን በየትኛውም ሰዓት በየትኛውም ቀን በአቅራቢያ ያለ ሱቅ አለፍ ሲልም ደግሞ አንዳንዴ ቤት ድረስ በሚያመጡ አገልግሎት ሰጪዎች ማግኘት የሚቻልበት እድል ስላለ። በዚህ ቀን ነው ወደ ገበያ የምሄደው ሊባል የሚችለው ከራሱ ከሰውየው ፕሮግራም አንፃር ነው እንጂ ገበያው በሁሉም ቀን አለ ማለት ነው። ነገር ግን አሁን እንደኔ መንግስት ሰራተኛ ምናምን የሆነ ሰው እና በስራው በጣም ጊዜ የሌለው ሰው ከሆነ። የስራ ቀን ባልሆነ ቀን ነው ማለት ነው ወደ ግብይት ቦታ ሊሄድ የሚችለው ስለዚህ። ገበያ ቀን የሚሄደው ከራሱ ከሰውየው ቢዚ ፕሮግራም አንፃር ነው እንጂ ገበያው በማንኛውም ሰዓት በማንኛውም ቀን በአቅራቢያ ሊባል በሚችል ደረጃ ይገኛል ማለት ነው። ስለዚህ እኔም ወደ ገበያ የምሄደው አንደኛ ወደ ገበያ መሄድ ባስፈለገኝ ጊዜ ነው የምሄድበት በቂ ምክንያት በኖረኝ ሰዓት ልገዛ ያሰብኩትን ነገር ማግነት በምችልበት ቀን ነው ማለት ነው

የእቃ ቁጥጥር ታደርጋለህ ወይ? ይሄ በጣም ሰፊና መድረሻው የማይታወቅ ጥያቄ ነው። ምን አይነት የእቃ ቁጥጥር ነው የማደርገው። ለምንድን ነው ቁጥጥር የማደርገው ከማን ነው ምቆጣጠረው? የሚለውን ዝርዝር ያለና በቀጥታ ሊመለስ የሚችል አይነት ጥያቄ አደለም ነገር ግን አንድ አንድ ሁኔታዎችን ለማብራራት ልሞክር። የእቃ ቁጥጥር ታደርጋለህ አሁን ለምሳሌ በቤቴ ውስጥ የምጠቀምባቸው እቃዎች አሉኝ። ለቤት ውስጥ አገልግሎት ውስጥ ምግብ ዝግጅት ሊሆን ይችላል ለመመገቢያ ሊሆን ይችላል። የእለት ተእለት ህይወቴ ሲገባ የሚያስፈልጉኝ የእለት ተእለት መሰረታዊ የቤት ውስጥ እቃዎች አሉ። እና ቤት ውስጥ ምግብ የምታዘጋጅልኝ ቤቴን የምታጸዳልኝ ልብሶቼን የምታጥብ። አለችኝና ተመሳሳይ ስራ እኔ የምኖርበት ህንፃ ውስጥ ለሌሎች ሰዎችም ትሰራለች። እና አንድ አንድ ጊዜ የኔን እቃዎች ወደዛኛው ቤት የዛኛውን ቤት እቃዎች ወደዚህ የማምጣት አይነት እንትን አለባት እና በተደጋጋሚ እንደዛ እንዳታደርግ እነግራታለሁ። በርግጥ አትሰማም እሷ ግን እኔ እንደዛ እንድታደርግ እነግራታለሁ ይሄ የሆነበት ዋናው ምክንያት። እኔ የኔን ለኔ ፍላጎት የሚያስፈልጉኝን የእኔን ፍላጎት ለማሟላት የሚችሉ በአቅሜ በልኬ በመጠኔ የሚያስፈልጉኝን እቃዎች እኔ ማሟላት እችላለሁ አሟላለሁ አለኝ። ስለዚህ የሌሎች ሰዎች ጋር እኔ ቤት ውስጥ እንዲመጣ አልፈልግም። የኔ ደግሞ ምንም አይነት እቃ ወደ ሌሎች ሰዎች እንዲሄድ አልፈልግም በቃ በራሴ መቆም የራሴን ለራሴ መጠቀም ምናምን ነው የምፈልገው። አንዳንዴ ሰዎች የሚያስፈልጋቸው ነገር ሲኖር ከጎረቤት ምናምን ሊዋስ ይችላሉ እኔም ሊዋስ እችላለሁ። ይሄ በኢትዮጵያውያን የማህበራዊ ህይወት ውስጥ ጥሩ እሴት እና ባህላችን ነው። ብዬ ነው የማስበው ነገር ግን። በቃ የኔ ቃል ለኔ በቂ ሆኖ እስከተገኘ ድረስ የሌሎችን ሰዎች እንትን መንካት የኔንም እንደዚህ ሌሎች ሰዎች ያላግባብ እንዲጠቀሙበት እንዲበላሽ ወይም እሱ ሊመገቡበት ሊሆን ይችላል። ወይኔ የነሱ ምግብ እንዲሰራበት ሊሆን ይችላል ሌላ እንትን የለኝም በቃ ሁሉም ሰው የየራሱን ማሟላት መጠቀም። ከዛ ደግሞ የሚጠቀምባቸውን እቃዎች መጠበቅ አለበት አለበት ብዬ ነው የማስበው። ስለዚህ ከዚህ አንፃር ከታሰበ የምጠቀምባቸውን እቃዎች ቁጥጥር አደርጋለሁ። ያሉኝን እቃዎች ጠንቅቄ ለይቼ አውቃለሁ። ስለዚህ አሁን የሌላ ሰው እቃ እኔ ጋር መጥቶ ቢቀመጥ ወይም ደግሞ ከእኔ እቃዎች ውስጥ የሆነ ነገር ቢጎድል። አውቀዋለሁ ማለት ነው። ይሄ ለምን ሆነ የት ሄደ ሄደህ? ለምንድነው ይሄኛው የኔ አይደለም? ለምን መጣሁ ለዚህ? እንደዚህ አይነት ነገር ብዬ እቆጣጠራለሁ ማለት ነው። በስራ ቦታዬ ደግሞ ባለ እንቅስቃሴ ያው ለስራውም የሚያስፈልጉ መሰረታዊ መሰሪያዎች ይኖራሉ ስለዚህ ስገባና ስወጣ ስራ ለመስራት የሚያስችለኝን እቃዎች በትክክል በቦታቸው አገልግሎት ደረጃቸው። አገልግሎት መስጠት በሚችሉበት አቋም አሉ ወይስ የሉም የሚለውን አያለው። መስተካከል የሚገባው ነገር ካለ እኔ የማስተካክለው ነገር ከሆነ አስተካክላለሁ። ወይም ደግሞ ጥገናም የሚያስፈልገው ወይ መቀየርም የሚያስፈልገው ሌላ መምጣት እንደዚህ የሚያስፈልግ እኮ ነው። እና ከበላይ አለቆች ጋር መነጋገር። ያለውንም ችግር መፍታት ያለውን ደረጃ ለአለቆቹ ማሳወቅ አይነት ስራዎችን በትኩረት እሰራለሁ ማለት ነው። ስለዚህ የምሰራባቸውን እና የሚያስፈልጉኝን እቃዎች በስራ ቦታም ይሁን በቤት ውስጥ በቂ ቁጥጥር አደርጋለሁ። በተቆጣጠርኩበት መንገድ ደግሞ አስፈላጊ ነው ብዬ ያሰብኩትን እርምጃ እወስዳለሁ ልወስድ እችላለሁ ማለት ነው። ይሄ መሆኑ አንደኛ የሚያስፈልገኝ ነገር ሁሌ የተሟላና ዝግጁ ሆኖ እንዲጠበቅ ያደርጋል። ሁለተኛ ነገር ደግሞ እቃዎቹ ራሳቸው ተጠብቀው መስጠት የሚገባቸውን አገልግሎቶች እንዲሰጡ ያስችላሉ

እሺ ስንት ኢሜል ትልካለህ ስንት ኢሜል ትልካለህ እውነት ለመናገር ኢሜል ብዙ አልልክም ብዙ አልልክም በተለይ ከቅርብ ጊዜ ወዲህ የማህበራዊ ትስስር ገጾች ብዙ የእንደዚህ አይነት አገልግሎቶችን ድርሻ በብዛት እንደወሰዱት ያው ሁላችንም የምናምነው ነገር ነው እና አሁን አብዛኛው ስራ አሁን እኔ በምሰራበት በምማርበት ቦታ ከብዙ ሰዎች ጋር መነጋገር መልእክቶችን መለዋወጥ ምናምን ያስፈልገዋል ስራው በባህሪው እና በቀን ውስጥ በትንሹ ከ አስር ከ አስራ አምስት ሰዎች ጋር የተለያዩ መልእክቶችን እንደዚህ ቴክኖሎጂ በተጠቀመ መንገድ እለዋወጣለሁ ወደ እኔም ብዙ መልእክቶች እመጣለሁ እኔም ለተያዩ ሰዎች ብዙ መልእክቶችን እልካለሁ። ነገር ግን የምንጠቀመው የምንጠቀመው የመልእክት መለዋጫ መንገድ ኢሜል አይደለም ምክንያቱም አሁን ቴሌግራም አለ ሜሴንጀር አለ ወይም ደግሞ የቴክስት ሜሴጅ አለ ስለዚህ በእነዚህ የመልእክት መለዋጫ አማራጮች ተተክቷል ማለት ነው ይሄ መልእክት መለዋወጡ ነገር ግን አንዳንድ ጊዜ ኦፊሳላዊ ለሆነ ጉዳይ ወይም እንትን መልእክቶችን በኢሜል ልንቀያየር ወይም ልቀያየር እችላለሁ ማለት ነው። እንደዛ የሚሆነው ግን ከስንት አንድ ቀን ነው ለምሳሌ ከሳምንት በፊት አንድ መንግስታዊ ለሆነ ስራ ወደ ሌላ ቦታ ሄጄ ነበረ እና ይሄንን ስራ መጀመሪያውን ሳመለክትም ስራውን ሲሰጠኝ በትክክል በቦታው ሄጄ የተባለው ቦታ ስሰራ ሪፖርቶችን ሳዘጋጅ ስራውን በበላይነት ከሚቆጣጠሩት አለቆች ጋር ስነጋገር ምናምን መልእክቶችን ስለዋወጥ የነበረው በኢሜል ነው። ለዚህ ግን ምክንያቱ ያው ድርጅቱ መልእክት መቀበያ መቀበያ መንገዱ ኢሜል እና ዋትሳፕ ነበረ ማለት ነው በዛ በሁለቱ መንገድ ነው በዋትሳፕ የቪዲዮ ኮንፈረንሶችን ያዘጋጃሉ በዛ ነገሮች ላይ እንወያያለን የየቀኑን የውሎ ሪፖርት እናቀርባለን ጥያቄዎችም መልሶችም በዛ መንገድ ይስተናገዱ ነበረ ማለት ነው። የጽሁፍ መልእክቶችን በተመለከተ ግን የምንቀያየራቸው እነሱን መልእክቱን የሚያደርሱት በኢሜል እና በቴሌግራም ጭምር ነበረ ማለት ነው። ይሄንን ስራ በመላ ሀገሪቱ ይሰሩ የነበሩ ሰዎች በቴሌግራም እርስ በእርስ የሚነጋገሩበት የግሩፕ ቴሌግራም አካውንት ነበረ። በዛ አካውንት አማካኝነት የተለያዩ መልእክቶችን ያጋጠሙን ችግሮች የሰራንበት መንገድ መፍትሄ የሰጠንበትን አማራጭ ምናምን እያነሳን እየጻፍን እንወያይ ነበረ ከድርጅቱ ጋር ያለ ግንኙነት ግን ኦፊሴላዊ በሆነ መንገድ በኢሜል ነበር መልእክቶችን የምንቀያየረው ማለት ነው ስለዚህ ምን ያህል ስንት ኢሜል ትልካለህ የሚለው አንደኛ በምን ያህል ጊዜ ውስጥ የሚለውን አልገ አልገለጸም ሁለተኛ ነገር ደግሞ ለምን አላማ የሚለውንም ግልጽ አላደረገም ስለዚህ ኢሜል እኔ ብዙ ጊዜ አልልክም ነገር ግን በሶሻል ሚዲያ ወይም በማህበራዊ ትስስር ገጽ ላይ ከኢሜሌ ጋር ሊንክ የተደረጉ ወይም ሲንክሮናይዝ የተደረጉ አካውንቶች በሙሉ ለኔ ኢሜል ይልኩልኛል። በቀን ቢያንስ በአማካይ በትንሹ ከ አስር ከ አስራ አምስት በላይ ኢሜል ይላክልኛል። ለእያንዳንዱ ኢሜል እኔ መልሼ መላክ ምናምን ላይጠበቅብኝ ይችላል አንዳንዱ መረጃ ነው አንዳንዱ አዳዲስ ነገሮች ሲኖሩ የሚያሳውቅበት መንገድ ነው አንዳንድ ደግሞ ጀስት የማስታወቂያ አይነት ስራ ነው ማለት ነው ስለዚህ እኔ ብዙ ኢሜል እጠቀማለሁ እንዳልኩት ለተለያየ አገልግሎት ኢሜል እጠቀማለሁ። ነገር ግን በቀን ውስጥ የማልከበት እሜል የማልከበት ግን የሚላክልኝ እሜል እንዳለ ነው ማለት ነው። እኔ ግን ኢሜል ከምልከው ይልቅ በሌሎች የመላኪያ አማራጮች መልእክቶችን የምቀባበልበት መንገድ ነው የሚበልጠው ማለት ነው እና ለምሳሌ ቴሌግራም ብናይ በቀል በትንሹ አስራ አምስት እንደዚህ እልካለሁ። በኢሜል ግን አንድም መልእክት ላልክ እችላለው ማለት ነው። ይሄ ያው ካለዉም ምቹነት አንፃር ምናምን ልታይ ይችላል ማለት ነው።

እሺ በየትኛው እጂህ ትጽፋለህ ነው የሚለው? በቀኝ እጄ ነው እምጽፈው። በቀኝ እጄ ነው እምጽፈው የምመገበውም በቀኝ እጄ ነው። እምጽፈውን በቀኝ እጄ ነው። ጉልህ ማንኛውንም አክቲቪቲዎቼን የማደርገው በቀኝ እጄ ነው ማለት ነው። ያው ማለት ግራ እጄን አልጠቀምም ማለት አደለም ግን ያው ቀኝ ነኝ ማለት ነው። በጥቅሉ ቀኝ ነኝ ነገር ግን ግራኝ የሆኑ ሰወች ደግሞ በእኛ ሀገር ዝም ብሎ እንደዚህ በባህላዊ አስተሳሰብ ይመስለኛል። እንግዲህ ዝም ብሎ ባህላዊ ሳይሆን ማህበራዊ አስተሳሰብ ብንለው ይሻላል። ባህል ሳይሆን ዝም ብሎ ማህበራዊ አስተሳሰብ በዛ እንትን መሰረት አስተሳሰብ መሰረት ግራኝ የሆኑ ሰወች የማሰብ አቅማቸው ከፍተኛ ነው። ምናምን ይባላል እንግዲህ እኔ ኒውሮሎጂ ምናምን በተወሰነ መልኩ ሳጠና ኒውሮ አናቶሚ ኒውሮ ፊዚዮሎጂ ምናምን። ዶሚናንት የሚባለው ወይም የጎላ አስተዋጽኦ ያለው የሚባለው ኤሚስፌሪ የግራው ቀኝ ለሆኑ ሰዎች የግራው ሄሚስፌር ነው። ግራኝ ለሆኑ ሰዎች ደግሞ የቀኙ ተቃራኒ ነው የሚሆነው እና። ግራኝ የሆነ ሰው በዋናነት ዶሚናንት የሚሆነው ሄሚስፌሩ የቀኙ ሳይድ ይሆናል። የቀኝ የሆነ ሰው ደግሞ የግራው ይሆናል እንጂ ግራኝ የሆነ ሰው ሁለቱም እንትን አንድ ላይ አክቲቭ ይሆናል እንደዚህ የሚል ነገር የተለየ። ማብራሪያ ያለው ነገር አላስተዋልኩም ወይም አልተማርኩም ነገር ግን በዚህ በማህበረሰብ አስተሳሰብ አይ ዶንት ኖ ከየት የተነሳ እንደሆነ ምንጩ አላውቅም። ግን ግራኝ የሆኑ ሰዎች ብዙ የማሰብ አቅማቸው ፍጥነታቸው ምናምን ቀኝ ከሆኑ ሰወች የተሻለ ነው ምናምን የሚባል ነገር አለ ምን ያህል በሳይንስ የተረጋገጠ እንደሆነ ግን? ምንም በቂ መረጃ የለኝም ማለት እችላለሁ። ነገር ግን በማህበራዊ በሃይማኖታዊ ምናምን ነገሮች ደግሞ ስናየው በእኛ ማህበረሰብ አስተሳሰብ ማለቴ ነው። በኢትዮጵያውያን ቀኝ ግራኝ መሆን ከተንኮል ከመጥፎ ድርጊት እንዲህ ቀና ካለመሆን ጋር ምናምን ያያይዙታል። ቀኝ መሆን ደግሞ ጥሩ ነገር ለሚቀና መንገድ የሚሰጥ ስትነሳ ራሱ በቀኝ ጎን አይደለም ወይ የተነሳው ምናምን ይባላል። ራሱ እንደዚህ የሆነ የሆነ ነገር የሆነ ችግር ሲያጋጥመው ከሰው ጋር ስትጣላ ምናምን በቀኙ አልተነሳም እንዴ ምናምን አይነት ነገር ይላሉ ሰወች። ስለዚህ ቀኝ ቀኝ መሆንን ከመልካም ነገር ጋር ከጥሩ ምኞት ጋር ምናምን አገናኝቶ የማሰብ የማያያዝ ነገር በማህበረሰቡ አስተሳሰብ ዘንድ አለ። በርግጥ ቀኝ ሆኖ በጣም ተንኮለኛ የሆኑ ሰወች ብዙ ጥሩ ማሰብ እማይፈልጉ የማያስቡ ተንኮለኞች የሆኑ እንደዚህ አይነት ብዙ ሰዎች አሉ አቃለሁኝ። ግን እንደዚህ አሁን እንዳልኩት በማህበረሰባችን ባለ አመለካከት ዘንድ ቀኝ የሆኑ ሰዎች እንደዛ ነው ተብሎ ይታሰባል። በአንጻሩ ደግሞ ግራኝ የሆኑ ሰዎች ለተንኮል ችግር ለመፍጠር ምናምን የሚፈጥኑ እና በጣም ፈጣኖች። ነገር ድንጋይ ሲወረውሩ በጣም ሰው በቃ የሚፈነክቱ ምናምን እንዲህ ለጥፋት ለጥፋት የቀረው ምናምን አይነት ተደርጎ ነው የሚሳሉት እና። እኔም የዛ ማህበረሰብ አስተሳሰብ ተጠቂ ስለሆንኩ አሁን ይሄንን ሳወራ ራሱ እነዚህ ሀሳቦች እያወራሁ ራሱ እንደዛ አይነት ነው የሚመስሉኝ በምናቤ የሚመጣብኝ ነገር። እንዲህ ግራኝ የሆነ ሰው ተንኮለኛ ፈጣን እንዴ ችግር ፈጣሪ ምናምን አይነት ሰው አድርጌ እየሳልኩ ነው እያወራሁ ያለሁት ራሱ ማለት ነው። ግን በጥቅሉ ያው የተጠየቀው የራሴን የራሴን ቀኝ ነህ ወይስ ግራ ነህ? ከዛም ደግሞ አልፎ በየትኛው እጅ ትጽፋለህ የሚል ስለሆነ። በግራ በቀኝ እጄ ነው እምጽፈው። በቀኝ እጄ ነው የምጽፈው። በግራ እጄጸ ለመጻፍ ሞክሬ ያውቃሉ ወይም በግራ እጄ የሆነ ስራ ለመስራት ሞክሬ አውቃለሁ። በፍጹም በቃ ነገሮችን እንደዚህ ለማቀናጀት አይሆንልኝም መላ እና። በጣም ቀኝ እጄ ላይ የተመሰረተ ወይም ቀኝ እግሬ ላይ የተመሰረተ እንትን ነው ያለኝ አሰጣጥ

የምትወደው አትክልት ምንድን ነው እሚለው? የምወደው አትክልት ብዙ ነው ብዙ ነው። ያው አሁን እምኖርበት የኑሮ ሁኔታ እምኖርበት አካባቢ ምናምን ስለማይፈቅድ ከጊዜም ከሁኔታዎችም አንፃር ብዙ እንደዛ ለማድረግ ምቾት ስለሌለው ምናምን ነው እንጂ። ህፃን ልጅ ሆኜ በ እናቴ ቤት በምኖርበት ሰዓት እናቴ ብዙ ፍራፍሬዎችን አትክልቶችን ምናምን በቤታችን ጓሮ ትተክል ነበር። እና ነበሩኝ ብዙ አትክልቶች ብዙ ፍራፍሬዎች ነበሩን። ከማስታውሳቸው ብርቱካን ነበረን ማንጎ ነበረን ቡና ነበረን ፓፓያ ነበረን በደንብ ፍሬ እሚሰጥ ማለት ነው። ብርቱካን ብርቱካን ማንጎ ፓፓዬ ዘይቱን ነበረን ዘይቱና ቡና ነበረን። እና ስራዬ ብላ ችግኞቹን ችግኝ ማፊያ ጣቢያ አለ በአካባቢው እና እዛ ጋር ሄዳ ገዝታ በደንብ ፍግ አምጥታ ምናምን እንደዚህ ትተክል ነበር እና ውሃ አጠጣ ነበረ። ምናምን እና ከ አትክልቶች ደግሞ ይሄ ጎመን ቃሪያ ድንች እንደዚህ ምናምን እጓሮአችን እንተክል ነበር። እና አሁን አስታውሳለሁ ድንች ስኳር ድንች እና ይሄ ኖርማል ድብልብሉ ድንች እነሱን ነገሮች ያው ጎመን ጊዜው በሆነ ወቅት ከጓሮ እያየን እያፀደቅን እንበላ ነበር። ተጓሮ እነዚህ ከጓሮ አትክልቶች በዋናነት እምወድ የነበረው ጎመን እና ቆስጣ ነበር። አሁን እንኳን ብዙም ለእንደው ለእንደዚህ ለአትክልት ነገሮች ያለኝ ፍላጎት ከጊዜ ወደ ጊዜ የአሰራር እንትኑ የሰራተኞቹ ምናምን የሚሰሩት ምግቡ አለመቼኝ እያለኝ እየሄደ ስለሆነ እንደሆነ አላውቅም ወይም ደግሞ የስጋ ፍቅሬ ከእለት ወደ እለት እየጨመረ ስለመጣ እንደሆነ አላውቅም። ለአትክልቶች ያለኝ ፍቅር እየቀነሰ መጥቷል። ግን አሁንም ድረስ ቆስጣ ቆስጣ በደንብ እንዲህ ቃሪያ ኖሮበት ድንች ምናምን ገብቶበት ምናምን በደንብ ብስል ብሎ ዘይቱ ምናምን ሳይበዛ የተሰራ ቆስጣ ካገኘው በየቀኑ በበላ ራሷ አይሰለቸኝም ስለዚህ ከጓሮ አትክልቶች ከአትክልቶች መካከል ቆስጣ በዋነኝነት በደንብ እምወደው ነው ማለት ነው። ከ ፍራፍሬ ምናምን እና እንትን ቆስጣን በጣም ብወደውም ግን የእስር ተክል ቢሆንም ያው እንደ አትክልት እንቁጠረውና እና ድንች በህይወቴ ብዙ ጊዜ የተመገብኩት ከልጅነት እስከ እውቀት በብዛት የተመጋብኩት እንደው የሰውነቴ ምንነት እንደው በሞሌኩላር ሌቭል ቢጠና ራሱ እኔ በጣም ብዙ አማውንቱ ድንች እምሆን ነው እሚመስለኝ። ቢያንስ በቀን ውስጥ ከምመገበው ምግብ የሆነ ያህሉ ድንች አለው። አንጫቢሆን ድንች ነው ቀይ ቢሆን ድንች ነው ከሆነ ነገር ጋር ተጨምሮ ቢሰራ ድንች ነው ከጎመን ጋር ከምን ጋር ከስጋ ጋር ቢሰራ ድንቺ ነው። ቀቅለን ባዶውን በንበላው ድንች ነው። ድንች ጥብስ ድንች ገብለብ ምናምን እያልን ከየመንገዱ የገዛው እምንበላው እርጥብ ጥብስ ምንትስ ምናምን እያልን እምንበላው እና ድንች ባልወደው ራሱ ቅር እሚለው ይመስለኛል። ማለት በጣም አብዝቸ ከመመገቤ የተነሳ ሳይወደኝ ነው እንዴ እሚመገበኝ ምናምን ብሎ ራሱ እሚያኮርፈኝ አይነት ነገር ይመስለኛል። ከፍራፍሬ ከጠየከኝ ግን ብዙ ፍራፍሬዎችን እምወዳቸው ብዙ ፍራፍሬወች አሉ ብርቱካን በጣም እወዳለሁ። ሙዝ እወዳለው ጨጓራዬን ትንሽ ያመኛል ሀባብ እንደ ነፍሴ ነው እምወደው። ፓፓዬም ደህና ነኝ ማንጎ አሁን አሁን እድሜ እየጨመረ ሲመጣ ለማንጎ ያለኝ ፍቅር ትንሽ እየቀንሰ መጣ። ከዛውጭ ግን ሀባብ እና ብርቱካን በተለይ በጣም በጣም ነው እምወደው።

ከደንበኞች ጋር ትገናኛለህ? አዎ እኔ የስራ ሁኔታዬ ከብዙ አገልግሎት ፈላጊዎች ጋር የሚያገናኝ ነው። አገልግሎት ፈላጊዎች ብቻቸውን ሳይሆን ደግሞ አገልግሎት ፈላጊዎችን ተከትለው የሚመጡ ከብዙ ሰዎች ጋር አንድ ሰው ያን አገልግሎት ፈልጎ ቢመጣ ሶስት አራት ሰው ወይም ከዛ በላይ ሰው አብሮት ይመጣል። ጋር ብቻ ሳይሆን ከደንበኞች እና ከቤተሰቦቻቸው ጋር ራሱ በብዛት እገናኛለሁ። ደስተኛ ነኝ በዛ አይነት መንገድ አገልግሎት በመስጠ ቴ። የስራው ባህሪ በቀጥታም ይሁን በተዘዋዋሪ ከደንበኞቼና ከቤተሰቦቻቸው ጋር እንድነጋገር፣ እንዳወራ፣ ሀሳባቸውን እንድሰማ፣ አንዳንድ ትዕዛዞች እንድሰጣቸው፣ የሰጠኋቸውን ትዕዛዞች መተግበር ኦለመተግበራቸውን ቼክ እንዳደርግ እነሱም ጥያቄዎች ካሏቸው የተለያዩ ሀሳቦቻቸውን ወይም ትኩረታቸውን የወሰደው ነገር ምን እንደሆነ ከእኔ ጋር ለረጅም ሰዓት ማውራት የሚፈልጉበት የአገልግሎት ዘርፍ ላይ ነው የምሰራው እና ወደውም ሳይሆን ተገደው በእንዲህ አይነት ግንኙነት መፍጠር የሚቻልበት ወይም የሚፈጠርበት አይነት ዘርፍ ላይ ነው የምሰራው እና ለጥያቄው እንደው አጭር መልስ ለመስጠት አዎ ከደንበኞች ጋር እገናኛለሁ። ይሄን በማግኘቴ ምን አተረፍኩ የሚለውን ትንሽ ትንሽ ላውራ ማለት ከሰዎች ጋር ማውራት ሰዎችን መርዳት በተለይ በጣም ጥሩ ነገር ነው አቅም ከፈቀደ እግዚአብሔር በረዳን መጠን ሰዎችን ማገዝ መርዳት ሀሳቦቻቸውን ያስጨነቋቸው ነገሮች ችግር ነው ብሎ ላሰቡት ነገር መፍትሄ መስጠት እና የመፍትሄ አካል ሆኖ መገኘት ጥሩ ነገር ነው። ስለዚህ ብዙ ሰዎች ጋር በእንዲህ አይነት ሁኔታ ውስጥ እገናኛለሁ። ችግሩ ምንድነው እዚህ አገር ላይ አሁን ብዙ ነገሮች የሚደረጉት ከእውቀት በራቀ መንገድ ነው። በ አሉታዊ በሆነ አስተሳሰብ ተከቦ ትክክለኛና ትክክለኛ ያልሆነውን ነገር ለመለየት ተቸግሮ ብቻ በአሉታዊ በሆነ ነገር ራሱን ሞልቶ ነው ብዙ ሰው የሚመጣው። እና ከዛ አንፃር እኛ ደግሞ እኔ የምሰራበት ቦታ የምናስተናግደው የሰው ቁጥር በጣም ብዙ ነው ስለዚህ ባንዴ ወይም በተወሰነች የሰዓት ገደብ ውስጥ ያንን ሁሉ ሰው እንግዲህ እያንዳንዱን የቤተሰቡን የራሱ የባለጉዳዩን ችግሮች በሚገባ ሰምተህ ለእያንዳንዱ ችግር ተገቢውን መፍትሄ አስቀምጠህ በሌላ ጊዜ ተመልሶ እንዲመጣ ደግሞ ነው ሁኔታዎችን አመቻችተህ ከእያንዳንዱ ሰው ጋር በዚህ ሰላማዊ በሆነ መንገድ መለያየት የሚቻል ነገር አይደለም። እና አንዳንዴ ሰዎች እንዲ ችላ የተባሉ ይመስላቸዋል። አገልግሎቱ የተቋረጠ አይነት ነገር ሲመስላቸው እየረዳናቸው እንዳልሆነ እኛ ችግር ያለብን አይነት ሰዎች እንደሆንን ምናምን ይረዳሉ። እንደዛ ያስባሉ ምናምን ያው በጊዜ ሂደት ነገሮችን ይቀይራል የሚል እምነት አለኝ። የሰው የግንዛቤ ደረጃ እውቀቱ ነገሮችን ትክክለኛና ትክክለኛ ያልሆኑት ነገሮች የትኞቹ ናቸው ጠቃሚው የትኛው ነው? ለኔ አሁን ላለሁበት ሁኔታ ጠቃሚ ነገሩ የትኛው ነው፣ ጠቃሚ ያልሆኑ የትኛው ነው የሚለውን ሀሳብ መውሰድ የሚችሉበት እድልና አጋጣሚ ይኖራቸዋል ብዬ አስባለው። ከዛ ውጪ ግን ያው ከብዙ ሰዎች ጋር ከብዙ ሰዎች ጋር መገናኘት ብዙ ሰዎችን ብዙ ሰዎችን እንዲህ አይነት ነገር አለ እንዴ? አሁን እንዳንዴ እኔ ያለሁበትን ሁኔታ የመጥላት እንደዚህ አይነት ነገር በቃ ይሄም ኑሮ ሆኖ ምናምን አይነት ነገር ብሎ ይመስል እንትን የማለት ተስፋ የመቁረጥ የማጣት አይነት ነገር ሊሰማ ይችላል። እና ሰዎች የሚመጡበትን ይዘውት የሚመጡትን የነሱን ችግር ስሰማ እንደዚህም አይነት ነገር አለ እንዴ፤ ሰዎች በእንዲህ አይነት ነገር ውስጥም ያልፋሉ እንዴ? ስለዚህ እንዲህ ከሆነ እኔ ያለፍኩበት መንገድ የተሻለ ነው ወይንም እኔ ያለሁበት መንገድ የተሻለ ነው ብዬ የማሰብ እድል ይሰጠኛል ማለት ነው። ስለዚህ ከደንበኞቼ ጋር ስገናኝ እንደዚህ አይነት ልምዶችን አገኛለው ማለት ነው።

እሺ በመስመር ላይ ሙዚቃ ትሰማለህ ወይ ነው የሚለው? በመስመር ላይ ሙዝቃ እሰማለሁ አዎ እሰማለሁ። ብዙ አላረጀውም በእድሜ ደረጃ ግን ሀሳብ ብዙ ቢያስረጀኝ አይነት ሰው ነኝና። የኔ ዘመን ይሄ የልጅነት ዘመኔ አሁን ካሳለፍኩት አሁን እያሳለፉት ካለሁት ሁኔታ የተሻለ ነው የሚል የድሮውን ነገር የሚናፍቅ አይነት። ማንነት ያለኝ ሰው ነኝ በጥቅሉ ባጭሩ ስትገለጽ ማለት ነው። ስለዚህ ያን ደግሞ እውነትም አለው እንደው ዝም ብሎ እንትን ብቻ ያንን መናፋቅ ዝም ብሎ ጭፍን ናፋቂ መሆን ብቻ ሳይሆን ምክንያትም እውነትም አለው። ለምንድነው? ያኔ ማህበራዊ የትሽር ገጾች እንደዚህ በሌሉበት ሰዓት ብቸኛ የመዛኛ መንገዶች የነበሩት በዚህ ላይ በገጠራማ የሀገሪቱ ክፍል እኔ እንዳደኩበት ቦታ ያለው ሬዲዮ ነው በዋናነት። ሬዲዮ በሳምንት ጠብቀን ሙሉ ጋር የሚተላለፍበትን ቀን። እንደዛ ነገር ነበረ የምናየው የምንሰማው እንደው ቴሌቪዥን ከስንት አንድ ቤት ያለው እኔ ያደኩበት ቤት ውስጥ አሁን ድረስ ቴሌቪዥን የለም። መብራትም አልነበረም ቴሌቪዥንም የለም። ምናምን ምናምን ስለዚህ ያኔ ሙዚቃዎችን የምንሰማው በሬዲዮ የህዝብ ማጓጓዣ አውቶቢሶች ወደ እኛ ወደምንኖርበት ከተማ ሲመጡ አዳዲስ የወጡ ዘፈኖችን ካሴት እየከፈቱ ምናምን ነው የሚያውቁት። እና ከዛ ከዛ ነበር የምሰማው። እና ጥበባዊ ለሆነ ነገር ለሬዲዮ እንጂ ለመጽሄቶች ለጋዜጦች ምናምን ከፍተኛ የሆነ ፍቅር ነበረኝ በልጅነት ህይወቴ ማለት ነው። ከዛ አንፃር ልጅ እያለሁ እስከ ቅርብ ጊዜ ድረስ ሙዚቃ ሙዚቃ ከሌለ አለም ሙሉ አይደለም የጎደለ ነገር አለ አለም ላይ ብዬ የማስብ አይነት ሰው ነበርኩ ማለት ነው። አሁን አሁን በአንጻሩ ስናይ የሚወጡ ሙዚቃዎችም እንግዲህ እኔ ከማደጌ ወይ እኔ ፍላጎት ሌላ ከመሆኑ አንፃር ቤት የተነሳ ሊሆን ይችላል። በይዘታቸውም በጥራታቸውም ጥራታቸውም እንደው በ በሚያስተላልፉት መልእክትም ብዙ ደስ የማይሉ የሆነ ለጊዜው ብቅ ብለው የሚጠፉ አይነት ነገሮች እንደዚህ አይነት ነገሮች ሆኑ እና እኔም ኦልሞስት ከእንዲህ ሙዚቃ ከማዳመጥ ራቁኝ ማለት ይችላል። በዋናነት ከዛ በመቀጠል ደግሞ አሁን አሁን ትንሽ የማደጉም ነገር ምንም ሲመጣ ወደ ሃይማኖታዊ ነገሮች የማዘንበል ትኩረቱን ወደዛ የማድረግ ምናምን አይነት ባህሪ እያመጣሁ ሄድኩ ማለት ነው። ስለዚህ አሁን እንደው በቅርብ ጊዜ ልለው እችላለሁ። ሙዚቃ ከምሰማ ይልቅ መዝሙሮችን ወደ መስማት የማዘንበል ነገር እየጨመርኩ ነው ማለት ነው። ወጣ ወረደ አሁን ለተጠየቁት ጥያቄ በመስመር ላይ ሙዚቃዎችን ትሰማለህ ነው ይሄ ማለት እንደው ምንም ምንም ምንም ሙዚቃ ሳልሰማ ሙሉ በሙሉ መዝሙር ብቻ ነው የማዳምጠው ማለት አይደለም ሙዚቃም እሰማለሁ መዝሙርም እሰማለሁ። ሁሉንም የምሰማው በመስመር ላይ ነው። ኦንላይን በተለይ ዩቲዩብን ተጠቅሜ ነው የማየው ወይንም የምሰማው ማለት ነው። ስለዚህ ዩቲዩብ መዝናኛዬ መማሪያዬ እንትን ነው ብዬ ነበር ከዚህ ቀደም በገረጽኩት ድምጽ ላይና አሁንም እደግመዋለሁ። መማሪያዬ እንትን ነው ብዬ ነበር ከዚህ ቀደም በገረጽኩት ድምጽ ላይና አሁንም እደግመዋለሁ። ስልኬን ተጠቅሜ ነው አሁን በመስመር ላይ መዝሙርም ይሁን ሙዚቃም ይሁን የማዳምጠው ምሰማው የመስመር ላይ የተጫኑ በዩቱብ ና በመሰል መተግበርያዎች የተጫኑ የጥበብ ስራዎችን አለማዊም ብሆን መንፈሳዊም ብሆን ማለቴ ስለዚህ በዛ መንገድ ነው የማየው ማለት ነው። የመስመር ላይ እድሎች ባይኖር እንደው ምን እንሆን ነበረ የሚለውን ሳስበው ግራ ይገባኛል እኔ። እንዲህ ስብከቶችን እሰማለሁ መዝሙሮችን እሰማለሁ ያጽናኑኛል ጥሩ ስሜት ይፈጥሩብኛል እና እነዚህ ነገሮች በመስመር ላይ ባይኖሩ እንዴት ነበረ ምን ሆነው እላለሁ አንዳንዴ።

እሺ አዲስ አመትን እንዴት ታከብራለህ? ነው የሚለው ጥሩ ጥያቄ ይመስለኛል አዲስ አመት። እንግዲህ የራሷ የዘመን መቁጠሪያ ያላት ብቸኛ ባትሆንም ግን የራሷ የዘመን መቁጠሪያ ያላት ለአዲስ አመትን በራሷ የዘመን መቁጠሪያ የምታከብር ሀገር ውስጥ ነው የተወለድኩት፣ ያደግኩት፣ የምኖረውም። ስለዚህ እንደው አለም አቀፋዊነቱንም ታሳቢ በማድረግ ስናየው ሁለት ጊዜ ነው ማለት ይቻላል አዲስ አመትን የምንቀበለው ኢትዮጵያውያን። የመጀመሪያው በራሳችን ዘመን አቆጣጠር መሰረት በመስከረም አንድ ቀን የሚከበረውን የዘመን መለወጫ በዓል እናከብራለን ከዛ በመቀጠል ደግሞ በ የግሪጎሪያምፕ በሚባለው የቀን መቁጠሪያ የፈረንጆችን አዲስ አመት የፍረንጆች አዲስ አመት ነው የሚባለው በእኛ እሱን ደግሞ እናከብራለን ጥር ላይ ማለት ነው። አዲስ አመትን ምቀበል እና ማከብርበት መንገድ እንግዲህ እኔ በልጅነቴ ዘመን በወጣትነቴ ምናምን በእርግጥ ብዙ እንደዚህ ውጭውጪውን ጭፈራ ቤቶችን፣ መጠጥ ቤቶችን እንደዚህ ዞሮ ያየ አይነት ሰው አይደለሁም። በአብዛኛው ጊዜ እንግዲህ የአዲስ አመት ዋዜማው በተለያዩ ጭፈራዎች መጠጥ ቤት ነገር በመሄድ ጭፈራ ቤቶች በሚሄድ በዳንኪራ በዘፈን በምናምን ነው ብዙ ሰው የሚያከብረው ለሊት ላይ ርጅት ይተኮሳል ምናምን ይሄ ዘመናዊው የተቀላቀለበት የባህል አከባበር መንገድ ስለሆነ ነው። ነገር ግን በእኛ በኢትዮጵያዊያን የባህል እና ትውፊት መሰረት ግን አዲስ አመት ሲመጣ ልክ ፈረንጆቹ ርቺት እንደ ሚተኩሱት እኛ ደግሞ ጎሮጎባሽ የሚባል ከደረቅ እንጨቶች የተዘጋጀ ቺቦ ይበራል። ከሌሊት ዘጠኝ እሰከ አስር በዋዜማው ማለት ነው። ጀምሮ ወንዶች ናቸው እንዲህ የሚያደርጉት እየዞሩ በየሰው ቤቱ በንጋት ላይ ከአስራ አንድ፣ አስራ ሁለት ሰዓት ላይ የዘሩ ጎሮጎባሽ እንኳን ከዘመን ዘመን አሸጋገራችሁ እያሉ እየተረኮሱ ቤቱን በሩን እየተረኮሱ አንዳንድ ይሄ እህል ምናምን የሚቀመጥባቸውን አካባቢዎች የተረጎሱ አሮጌው ነገር እንደተሻረ እና አዲስ ነገር እንደመጣ የሚያሳይ አይነት ባህል አለ እንደዛ ይደረጋል። እኔ ግን እንዳለመታደል ሆኖ እናቴ እንደዚህ አይነት እንትን ውስጥ እንድሳተፍ አትፈቅድልኝም ነበር። አትፈቅድልኝም ነበረ እና እንደዛ አድርጌ አላውቅም በዛ መንገድ ባአሉን አክብሬ አላውቅም ማለት ነው። ከዛ ደግሞ በበነገታው በዋናው የዘመን መለወጫ ቀን ደግሞ ሴቶች አባባዮሽ የሚባል ጭፈራ አለ እሱን እየጨፈሩ በየቤቱ እየዞሩ እንደ ቤቱ የቤቱን ባለቤቶች አባወራውን፣ እማወራዋን፣ ልጆቻቸውን የሚያሞጋግሱ ግጥሞች እያወረዱ እየጨፈሩ እንዲህ ቤት ውስጥ ያለውን የተዘጋጀውን ነገር በስጦታ መልክ ይበረከትላቸዋል ማለት ነው በዛ መንገድ ነው የሚከበረው። ባህላዊው የሆነው መንገድ ማለት ነው እና ይሄ ባህል አሁን በጊዜ ሂደት ወደ ከተሞች ምናምን የዘመናዊነቱ ምናምን እየመጣ ሲሄድ የኛውን የመተውና የፈረንጁን የባዕዱን ባህል የመከተል ነገር ስለመጣ ይሄ ከጊዜ ወደ ጊዜ እየደበዘዘ የመጣበት ነገር አለ ማለት ነው። እኔም እንዳልኩት እንደዚህ አይነት የጭፈራውም ላይ ጎረጎባሸ ማለቱም ላይ ብዙ ተሳትፎ የለኝም። አሁን አሁን ግን ራሴን ካወቅኩ ራሴን ማስተዳደር ከጀመርኩ ጊዜ ጀምሮ በዓሉን የማከብረው መጀመሪያ ወደ ቤተክርስቲያን በጧት እሄዳለሁ ቤተክርስቲያን የምታስተላልፈውን መልእክት ትምህርቱን የቀን አቆጣጠሩን በአመቱ የሚኖሩ በዓላትን እሰማለሁ። ወንጌልን እሰማለሁ። አዲስ የገባውን የአመቱን ባለቤት እሰማለሁ ከዛ በኋላ ወደ ቤቴ ሄጄ ቤተሰቦቼ ጋር ያለንን አዲስ ልብስም ምንም ለብሰን ምግቡን እየበላን ምናምን ባህሉን እናከብራለን ማለት ነው። ላለፉት ጥቂት አመታት ከቤተሰቦቼ ጋር ነው የሚባሉን የማከብረው በዚህ መንገድ ነው ማለት ነው ደስ የሚል በዓል ነው

እሺ ይሄ ነገር ጥሩ ጥያቄ ይመስለኛል ታሪክ መንገረ ትወዳለህ ወይ ነው የሚለው? አዎ እኔ ታሪክ መንገር እወዳለሁ። ነገር ግን በጣም ብዙ ላወራ የምችልበት ሀሳብ ይመስለኛል እና በጣም እያሳሰበኝና እና እየገረመኝ በጊዜ ሂደት እየገረመኝ የመጣ ነገር አለ። ሰዎች እኔንጃ ማለት የትኩረት እንትናቸውን የወሰደባቸው የወሰደብን ብል ይሻላል መሰለኝ እኔንም ጨምሮ የትኩረት ትኩረት አድርገን ነገሮችን እንዳንሰማ ከነባራዊ ሁኔታው ጋር ብቻ እንዳንሆን። አሁናዊነት ወይም አሁን ስላለው ነባራዊ ሁኔታ ላይ ብቻ ትኩረት ለማድረግ አቅማችን ከጊዜ ወደ ጊዜ እየቀነሰ የመጣበት ሁኔታ ነው። ያለው እኛ ኢትዮጵያውያን እና ምንድነው? አይሰማም ሰው አሁን አንተ ስታወራ እሱ ቀጥሎ ስለሚያወራው ነገር ወይ እሱ አይምሮ ውስጥ ስላለው ነገር ምናምን ነው እንጂ የሚያስበው የሚያሰላስለው ወይም ትኩረቱ ያለው አንተ ስለምታወራው ነገር ምንም ደንታ የለውም። እና ወይ እሱ የሆነ ካንተ ላይ ለመስማት የፈለገው የሚጠይቅህ ነገር ከሌለ በስተቀር። አንተ የምታወራውን ነገር የምትነግረውን ታሪክ መስማት የመስማት ፍላጎት ወይም ጉጉት ያለበት ሰው የሚያሳይ ጉጉት እንደው እንድታወራ እንኳን ጉጉት የሚያሳይ ሰው ከስንት አንድ ነው የሚገኘው። ሌላው ቀርቶ እያወራ ነው እሱ እና ምናምን ብሎ በይሉንታ እንኳን እየሰማ ለመምሰል ወይ ለመስማት ምንም ጥረት ሲያደርጉ አይታይም ማለት ነው። ይሄ በ በቤተሰብ ውስጥ ራሱ ባሉ ሰዎች ይታያል። ይሄ ነገር በቃ ሁሉ ሰው እሱ ስለሚፈልገው ነገር እሱ ስለ አይምሮ ውስጥ ስላለው ነገር ምናምን ነው እንጂ አንተ ስለምታወራው ወይ አንተ እየነገርከው ስላለው ነገር ማንም ደምታ አይሰጠውም። እና እኔ በራሴ ታሪክ መንገር ምናምን እወዳለሁ። ግን ልትነግራቸው ስትፈልግ ሰዎች ያንተን ታሪክ ለመስማት የሚያሳዩት ባህሪ ወይም የሚያሳዩት ተነሳሽነት ዝቅ ያለ ስለሆነ ብዙ ጊዜ ከመንገር አለመንገር እና ከማውራት አለማውራትን የመምረጥ አዝማሚያ አለና። አሁን አሁን አሁን ብዙ ጊዜ እንደውም ከሰዎች ጋር ስሆን በብዛት ዝም ነው የምለው ምክንያቱም ብታወራም ማንም አያደምጥህም። ሰው የለም ከዛ የጠየቀውን ጥያቄ መልስ አለ አንዳንድ ጊዜ የሆነ ወሬ ራሱ እንዲሁ በቃ በሆነ ፍላጎት እንደዚህ እኮ ምናምን ብለህ ልክ ማውራት ስትጀምር እሺ ምናምን ይላል እና ወይ ሌላ ነገር ሀሳብ ወይ ትቶ ሌላ ወሬ ያወራል ወይ የሆነ ነገር እንደዛ ሲሆን። እኔ ራሱ የወይ የሆነ መቀጠል ፍላጎቴ ስለሚቀንስ ወይ ወሬውን አቋርጭተዋለሁ ወይ በቶሎ ከዛ የወሬ ሀሳብ ወጥቼ እዛ ባለው ነገር ላይ እንትን ማደሰረግ እጀምራለሁ ማለት ነው። ስለዚህ እንደው ታሪክ መንገር ጥሩ ነገር ነው። ያለፈን ጊዜ ያስታውሱ የነበረውን ጥሩ ጎን መጥፎ ጎኑን ሰዎች እድሜያቸው እየጨመረ ሲሄድ ትዝታ ነው የሚኖሩት ይባላል። ወጣት የሆነ ሰው በተስፋ እድሜው የጨመረ ሰው ደግሞ በትዝታ ውስጥ ነው የሚኖሩት ይባላል። እና ትላንት ያደረከውን ትላንት የሆነውን ዛሬ አስታውሶ ማውራት ለሌሎች ያንን ነገር ማካፈል ምናምን የምትማርበትም ነገር ይኖረዋል። ትውስታውም ደግሞ መልካም ነው። ግን እንዳልኩት የኛ አሁን እየሆንን ያለንበት መንገድ ብዙም ደስ የሚልና በተለይ ታሪክ ማንም መስማት አይፈልግም እንዴት እንደሆነ አላውቅም። ቢሰማ ራሱ የሆነች አርቲስት ታሪኳን ወይ የሆነች አርቲስት የተቀባችውን የለበሰችውን ወይ የሆነ እግር ኳስ ተጫዋች ያደረገውን ገሌ የሚባል ቡድን እንደዚህ ምናምን አይነት ነገር ነው እንጂ። እንዲጠቃሚ ቁም ነገር ያላቸው በሀገር ደረጃ እንደዚህ ምናምን ሊጠቅም የሚችሉ ታሪኮችን ማንኛውም ወጣት ቢሆን ትልቅ ሰው እንደው ሲያወራም ሲወያይም እንደው ትግል ስራዬ ብሎ እዛ ነገር ላይ ሲያደርግም አይታይም። ማለት ነው።